አዎ ማቅረቢያ ማድረግ እችላለሁ። ብዙ ጊዜ። ማቅረቢያን ከስራ አኳያም ስናየው ከካሜራ ስራ አኳያም ስናየው። በሁለት ልንከፍለው እንችላለን። ለምሳሌ የተለያየ ስራ። ወይም የምግብ ማቅረቢያ እቃ ከሆነ እሱን ማቅረብ እችላለሁ። ካሜራም ዙም እያደረግን እያቀረብን። የምንጠቀምበት አጋጣሚ ሁሉ አለ እና ማቅረብ እችላለሁ

የምወደው ቁጥር ከልጅነቴ አንስቶ አራት ቁጥር ነው እወዳለሁ። አራት በቃ ስክሪቶና እና ወረቀት አንስቼ ጽሁፍ እንኳን ለመጀመር አራት ቁጥር ጽፋለው ነው። እንዴ ለምን እንደሆነ አላውቅም። ብቻ አራት ቁጥርን በደንብ ወዳነው ምን እንደሆነ አላውቅም። ትምህርት ስጀምር አንስቼ አሁን ትምህርት እስኪጨርስ ኢቭን አሁን ራሱ አሁን እስካሁን የወረቀት አና ስክሪቶ ካገናኘው። አራት ቁጥር መጽሐፌ አይቀርም አራት ቁጥርን ምን እንደሆነ አላውቅም። ግን በጣም እወዳታለሁ። ማለት እኔ እንጃ የእጅመፍቻ እንደ እጅ መፍቻ አድርጌ ተጠቅሜት ይሆናል አላውቅም። የጽሁፍ ስታየሏ ተመችቶኝ ይሆናል አላቅም። ከልጅነቴ አንስቼ አራት ቁጥርን በደንብ ወዳለው። ያ ማለት ሌሎቹን ቁጥር መጻፍ አልችልም ማለት አይደለም። ለምሳሌ ከእሱ ቀጥሎ ደግሞ ስምንት ቁጥር እጽፋለሁ። ሁሌ አራት ቁጥር ላይ እና ስምንት ቁጥር ላይ ትኩረት አለኝ። ለምን እንደሆነ ባላውቅም ብቻ እነሱን ሁንዴ ወረቀትና አስክሪፕቶ እጄ ላይ ካለ እነሱን ሳልጽፍ አልቀረም። በተለይ ግን እንደ አራት ቁጥር የምወደው ቁጥር የለም።

በባዶ እግር መራመድ አውቃለሁ። እንደውም እኔ ትውልዴ ገጠር ላይ ስለሆነ የገጠር ቤተሰብ ደግሞ ብዙ ጊዜ በእርሻ ነው የሚተዳደረው። የእርሻ ስራ ሁል ስሰማራ። ጫማ እግሬ ጋ አውልቄ ነው በባዶ እግሬ ነው ሁሌ የምራመደው እና ስራ ላይ ስሰለፍ በባዶ እግር ነው የምሰለፈው። ያ ማለት ለስራ መቼም አይደለም ለብሶ ለመስራት። ጭቃም ስለሚኖር እንጃ ጠጠርም ስለሚሆን ስለሚያጣብቅ ከዛ አኳያ በባዶ እግሬ እሰራም ነበረ። ከዛ አልፎ ደግሞ በትምህርት ቤት ህይወት እያለሁ የሩጫ ውድድር ምናምን እሞክር ነበር። እና በዛ ወቅት በባዶ እግሬ ነው የምሮጥ የነበረው። ምክንያቱም ጫማ ምናምን ከለበስኩ እግሬ ቀላል ስለማይሆን። በባዶ እግሬ የተሻለ የተሻለ ውጤት ስለማስመዘግብ። በባዶ እግሬ በጣም እራመድ ነበር እና አሁንም ቢሆን በባዶ እግሬ መራመድ አውቃለሁ። አሁንም እራመዳለሁ እችላለሁ ኖርማል ነው።